ኮፊያ ማድረግ አልወድም እስካሁንም አድርጌ ማላውቅም ይሄ በኮት ላይ ወይም የሆነ ጃኬት ትልልቅ ጃኬት በሚባለው ላይ እሱን አድርጎ ራስ ላይ ማድረግ ሊሆን ይችላል እንጂ የብቻውን ገዝቼ ኮፍያ አድርጌ አላውቅም። ምክንያቱም ብዙ ምክንያት አለኝ ኮፍያ የማላደርግበት ኮፍያ ካደረግን በኋላ የመመለጥ እድላችን ሀይለኛ ስለሚሆን። በዛ ምክንያት ኩፍያ አድርጌ አያውቅም። ደግሞ ሲቀጥል። በፀሀይ ጊዜ አይናችን በደንብ ላያይ ይችላል ኮፍያ በምንጠቀም ጊዜ። በዛ በዛ ምክንያቶች እኔ ኮፍያ አድርጌ አላውቅም። እና ማድረግ አልወድም ለአጠቃላይ

አይስክሪም አልወድም። የማልወድበት ምክንያት ብዙም ጣፋጭ ነገር አልወድም። ያው ለጤናም እንደ ሳይንሱ ስለማይመከር ጣፋጭ ነገር ስለማልወድ እና አይስክሬም እኔ አልወድም። ለምን አትወድም ካልክ? በቃ በጤና ላይ ጣፋጭ ነገሮች በጣም አስቸጋሪ ስለሆነ። ሀይለኛ ጉዳት ስለሚያደርሱ እነሱን ጣፋጭ ነገሮችን ላለመጠቀም ስል አይስክሪም አልወድም

እውነቱን ለመናገር ለ ስራ በጣም ነው ምጓጓው የወር ቅጥር ስራንም በእቅድ በፕሮግራም ነው የምሰራው አብዛኛውን ግዜ ማታ ራሱ ላልተኛ እችላለሁ አንድ ስራ ካቀድኩ ምክንያቱም ያንን ስራ በቃ ከግብ ከአላማው ማድረስ ስላለብኝ። ጥቂት እተኛለሁ ስምንት ሰዓት መተኛት የነበረብኝ ሁለት ሰዓት ብቻ ራሱ ልተኛ ይችላለው። እና በዛ ምክንያት የ ስራ ጉጉት። ይመስለኛል እኔ እንዳጠቃላይ ሳስበው እርግጥ የሆነ ህልም ካቀድክ ለስራ ጉጉት በቃ ይኖራል ያን ህልም ለማሳካት ሲባል። ሁሉም ሰው ይጓጓል እኔ አሁን ለምሳሌ ኦንላይን ማርኬቶች ላይ በጣም ሀይለኝ በሃይለኛው ለመስራት ስለምፈልግ በጣም በሃይለኛው እንቅልፍ አጥቼ እየተሳተፍኩበት ያለው ነገር። እሱ ነው እና ይሄ አንድም ለስራ ጉጉት ነው ሌላ ቢሮ ላይ ሳሄድ በጣም ለስራ ተገባው እስተገባው ድረስ በሃይለኛው ነው ስራ ላይ ምሳተፈው። በሃይለኛው ሰራ ሰራ አድርጌ ወደ ወደ ሚቀጥለው አላማዬ እሄዳለሁ። ባብዛኛው እና እንደ አጠቃላይ ለስራ ጉጉት

አዎ የይለፍ ቃልን ጠብቃለሁ በደንብ ነው ምጠብቅ የይለፍ ቃል ያልተጠበቀ ምን ይጠበቃል? ምክንያቱም የይለፍ ቃል ማለት አንተና አንተ ወይም ራሳችን ብቻ ልናውቀው የሚገባ ነው። ብዙ አይነት የይለፍ ቃሎች አሉ ከቀላሉ ስነነሳ የኢሜል የቴሌግራም ኢንስታግራም የዩቲዩብ ብዙ የሶሻል ሚዲያዎች የምንጠቀማቸው ሊሆኑ ይችላሉ። ግን በዋናነት የባንክ የይልፍ ቃል አለ በቃ አንተና አንተ ብቻ ሌላ ሰው ሊያውቀው የማይገባው። ምክንያቱም አሁን ቴክኖሎጂው በዘመነበት ሰዓት የይለፍ ቃልን አሳልፎ መስጠት ማለት እንደ አጠቃላይ ዝርፍኝ እንደማለት ስለሆነ። ሌላው የኢሜል የኢሜል ይለፍ ቃል ሊሆን ይችላል። የኢሜል ይለፍ ቃል በጣም መጠበቅ ያለበት መያዝ ያለበት ነገር ነው። ምክንያቱም ኢሜል ማለት ዩቲዩብ ላይ ቲክቶክ ላይ ኢሜል ላይ የይለፍ ቃል ተጠቅመን የምንጠቀመው ስለሆነ ሙሉ በሙሉ የይለፍ ቃል። መያዝ ያለበት በአንድና በአንድ በፈጠረው በራሱ በግለሰቡ ብቻ መሆን አለበት ብዬ አስባለሁ።

አዎ እሳት ማንደድ እወዳለሁ ምክንያቱም እያነደድኩ ገጠር ላይ መብራት የለም መብራት ስላልነበረ እሳት እያነደድን ነው ያደግነው። እንደውም አስራ አንድ ከዘጠኝ ጀምረን እስከ አስራ ሁለት ስንማር ደግሞ ተከራይተን ነው የተማርነው ስለዚህ ግዴታ ማብሰል አለብን። ስለዚህ ግዴታ እሳት እናነዳለን። ያው መውደድ ሳይሆን ግዴታ ስላለብኝ ያው አነዳለሁ እንጂ ለማንደድ ሙዚቃ እኔ እወዳለሁ እንደምለው እሳትም እወዳለሁ ማለት አይደለም። ግን ማንደድ ስላለብን እንደ ሀገራችንም መብራት ገና በሁሉም ላይ ስላልገባ። ግዴታ እናነዳለን ስለዚህ እሳት አነዳለሁ ማንደድ እችላለሁ እንደማለት ነው።

በነገራችን ላይ ይሄን ያህል ሙቀት አልወድም ግን ወጣትም ስለሆንኩ ሊሆን ይችላል ሙቀትም ቅዝቃዜ የመቋቋም እንትን አለኝ። አሁን እኔ ገጸር አማራ ክልል ነበር የ ያደኩትም የተወለድኩትም እዛ ነው። እና ወደ ስማር አራት ለአራት አመት ሰው ወደ ሶማሌ ሶማሌ ደግሞ ሙቀት ናት ወደዛ ሄጄ ነበር። አንድ ሳምንት ሁለት ሳምንት ሊያስቸግር ይችላል ግን የማይለምድ ነገር የለም ሁሉም ይለመዳል። ሁሉም ነው የሚለመደው። ግን የሙቀት ምርጥ የለውም በቃ የሆነ አለ አደል። ለምደህ ልትኖር ትችላለህ ግን በጤናህም ይሁን በአጠቃላይ በሰውነት ላይ በጣም ጉዳት አለው። እኔ አሁን እዛ ዩኒቨርሲቲ ስሄድ ምንም ጢም የለብኝም ነበር ጺም የሚባል ነገር የለብኝም ሆዴ ላይ ፀጉር የሚባል ነገር የለብኝም ነበር። ግን አራት አመት እዛ ተቀምጬ በቃ ከሁለት አመት በኋላ ወይም አራት አመት እዛ ተቀምጬ ስመጣ። ሙሉ ፊቴ ፀጉር ሙሉ ሰውነቴ ጠጉር እግሬ እንዳለ ጠጉር ነው። እና ጸጉርህ ደግሞ የራስ ጠጉር ደግሞ የመመለጥ እድሉ ደግሞ በጣም አይለኛ ነው። እንደኔ አይለኛ ሙቀት ያላቸው ሰው ሙቀቶችን አልመርጥም በቃ መካከለኛ ለምሳሌ እንደ አዲስ አበባ አይነት። ሊሆን ይችላል መካከለኛ የሆኑ ሙቀቶችን ነው እኔ የምወደው

እንዴ በሚገባ ነው የስራ ልብስ እንዴ አስፈላጊ እኮ ነው። ለምን ቢባል ልብሱ መቆሸሹ ብቻ አይደለም። የስራ ልብስ ስትለብስ ጥንቃቄ አይኖርህም። የሆነ አለ አይደል በቃ ልብሴ ይበላሻል አትልም ምንም አትልም ቀጥታ ስራዎችን ያለምንም እንትን ነው። ይበክለኛል ምናምን ሳንል ስለሆነ በሙሉ ኮንፊደንስ ነው የምንሰራው። ስለዚህ የስራ ልብስ መልበስ ያስደስተኛል። የስራ ልብስ ግን ካልለበስኩ ዝም ብዬ የባህል በባህል የምለብሰውን ወይም ይሄንን በቃ ላር ዘነጥኩ ሲባል የሚለበሰው ልብስ ከለበስኩ ይቆሽሻል። ሰውነትህን እስርስር የሚያደርግ ስለሆነ ነጻነት አይኖረውም። በቃ ብዙ ነገር የሆነ ነጻነት አይኖረውም። ለስራህ አሁን ከሰው ጋር ልትሰራ ስትል ኧረ ቆይ ቆይ ልብስህ ይቆሽሻል እኔ ልያዘው ይልሃል። እና የሆነ ምቾት ስለማይሰጠኝ እኔ በስራ የስራ ልብስን በጣም ነው መልበስ የምወደው። የስራ ልብስ ከለበስኩ ምንም ጭቃ ይሁን፤ ምንም አፈር ይሁን፤ ምንም ስራ ይሁን ምንም ሸክም ይሁን፤ በቃ በነጻነት ነው የምሸከመው። ሌላው ሲቀር በቃ እንዳሻህ ትዝናናለህ። ለምሳሌ የስራ ልብስህ አሁን ቱታ ከሆነ፤ ያንን ቱታ ስትለብስ ሰውነትህ ፈታ ያለ ነው። አይዝህም፣ አይጨብጥህም፣ በቃ ምንም ነገር እንዳሻህ፤ በቃ ሁሉን ነገር እንዳሻህ፤ ምቾት ስለሚሰጥህ፤ የስራ ልብስ በጣም

እውነቱን ለመናገር የሳንደል የሚለው ራሱ ግልጽ አልሆነልኝም ጥያቄው ሳንደል ትለብሳለህ ወይ ነው? ሳንደል የሆነ የሚለበስ ልብስ ነገር ሊሆን ይችላል። ግን የሆነ ሳንደል እንደኛ ግን ሰንደል ለማለት ነው። ሰንደል ደግሞ በቡና ሲፈላ ሊሆን ይችላል ወይም ቤቱ ይሆናል ሌላ ጸረን ሲኖረው የምናጭሰው ነገር ነው። እና ሰንደል ከሆነ አዎ ሰንደል ማጨስ እወዳለሁ። ምክንያቱም ሌላ ጠረን የነበረው ነገር ሌላ ሽታ የነበረው ነገር እንዲለቀው ስለሚያደርግ ሰንደል እወዳለሁ። ግን ሳንደል የሚለው ትርጉም ሌላ ከሆነ አሁንም ብረዳው ደስ ይለኛል። ወይም የሆነ ሌላ ጥያቄው ቢስተካከል አሪፍ ነው። ሳንደል ሳንደል ምን እንደሆነ አላውቅም

ቅመማ ቅመም የበዛበት በጣም የበዛበት አልወድም ግን በመጠኑ ሲሆን ቅመማ ቅመም ያስደስተኛል በጣምም ጥሩ ነው ጣምና አለው። ከለሩንም ወይም ይሄን ቀለሙንም በጣም ያመጣዋል ለምሳሌ አሁን ዳቦ ልንወስድ እንችላለን ዳቦ በባህሪው ምንም ካልተጨመረበት ነጭ ነው። ግን የሆነ ቅመማ ቅመም ሲጠቀሙ ይጠቀሙና ቢጫ ያደርጉታል እና የዛን ጊዜ አሁን መልኩንም ስናይ በጣም ነው የሚያስደስተን በዛው ልክ ደግሞ። እዛው በነጩ ደቦ ላይ ይሄ ጥቁር ቅመም የሚባል አለ እሱን ሲያደርጉበት ጥቁር ጥቁር ጥቁር ሲሆን በጣም የሚያስደስት ነገር አለው። በቃ ዞሮ በመጠኑ ከሆነ ቅመም በጣም ነው የምወደው። ግን አለቅጥ ሲበዛም ደስ አይልም። መብዛትም የለበትም እና ያው እንደ አጠቅላይ ጠቅለል ላድርገው ከተባለ ቅመም እወዳለሁ

በጣም ደስ የሚል ጥያቄ የትርፍ ጊዜዬ የማሳልፈው ማሳለፎችን ምንድን ናቸው? ብዙ ነገር አለ። ግን እኔ በዋነኝነት በትርፍ ጊዜ መጽሐፍ በጣም ነው የማነብ በጣም እያነበብኩ ድረስ አሁን ዛሬ ራሱ ሌሊት ስምንት ሰዓት ተነስቼ እስከ ሁለት ሰዓት ባለው የኦንላይን ስራዎችን ስሰራ ቆይቼ መጽሐፍ ነው ከዛ በኋላ ማንበብ የያዝኩት እና መጽሐፍ ማንበብ በትርፍ ጊዜ በጣም ነው የምወደው። ሌላኛው እንደዚህ ቦድካስት የሰው ቃለ መጠየቆችን ወይም አነቃቂ ነገሮችን በጣም ነው የምመለከተው በትርፍ ጊዜ። ሌላው ከአስራ አንድ ሰዓት በኋላ ምናምን ወክ እወጣለሁ ብቻህን ጸጥ ወዳለ ቦታ እንቀሳቀሳለሁ እንደዚህ አለ አይደል ጸጥ ያለ ቦታ ምንም ነገር የሌለበት ቦታ የመዝናናት በትርፍ ጊዜዬ እነዚህን ነው የማደርግ። ሌላው ሲቀጥል ትርፍ ጊዜ ካለኝ ከቤተሰብ ጋር በደንብ ነው የምጫወተው አሉ ህፃናት ከእነሱ ጋር ለማሳለፍ በጣም ነው የምሞክረው። ይሄንን ይመስላል

አዎ የስልክ ካሜራ እጠቀማለሁ። ለብዙ ነገር ነው የምጠቀም። አንደኛ ቲክቶክ እጠቀማለሁ ለሱ ለመቅረጥ እጠቀምበታለሁ። ሁለተኛ ዩቲዩብ እጠቀማለሁ። ዩቲዩቡም አስፈላጊ ከሆነ ቀርጬ የምልክበት ያው ፌስለስ ዩቲዩብን ነው የምጠቀም። ግን አስፈላጊ ከሆነ የምቀርጥበት አለ። ሌላው ለምን ትጠቀምበታለህ ብትለኝ። ይሄ አሁን ለኦንላይን ስራዎች ፎር ኤግዛምብል። ጄኒ የሚባል ካምፓኒ እንደናንተ አይነት መረጃ ፈልጎ ይሰራለት ነበር። እና የሱ ስንሳራው ነበር። ድምፁም አለ። ቪዲውም ይዘው እየተያየን በቪዶውም ነበር እየሰራን የነበር። የዛን ጊዜ ይሄንን እንደ ካሜራ ተጠቅመንበታል። እንዳጠቃላይ የሰርግ ካሜራ እጠቀ

በደንብ ነው የማከብር የስራ ምግባር። በቃ ስራና ስራ መከበር ያለበት ነገር ነው ስራ ያላከበረ ሰው እንጀራ አይወጣለትም በቃ እውነቱን ነው የምናገረው። ለእኔ ስራ ክብር አለሁ። ግን ስራ ያሉት ማንም ሰው አሁን። ተላይ የጠደከውን ስራ ግለሰቡ እኔ ይሄን ትፈጽማለህ ብሎ ቢል አልስማም አልሰማም። በህጉ መሰረት ግን በቃ ስራ የተባለውን ስራ በደንብ ነው የምሰራው እውነቱን ለመናገር። በቃ። ግን አንድ ግለሰብ ይሄን ስራ ስራ አለኝ ይሄንን አትስራ ስላለኝ ምተወው ነገር አይደለም። እንደዚህ አይነት ሰው ደረቅ ነኝ። የስራ ምግባር ታከብራለህ? በጣም ነው ማከብረው። በቃ መስራት ባለብኝ ሰዓት እሰራለሁ ለምሳሌ አሁን እኔ ከሰኞ ስካርብ ነው የምሰራው መግባት ካለብኝ በደንብ እገባለሁ። ስራ ከሌለ ግን እሄዳለሁ ምን እሰራለሁ ዝም ብዬ የምቀመጠው። በቃ

አትክልት ትወዳለህ ኦ በደንብ ነው የምወድ እንደኔ አትክልት የሚወድ ይኖራል ብዬ አላስብም። አሁን ቤት ላይ ባይዘጋጅ ራሱ ውጭ ላይ እኔ ሳዝ አብዛኛውን ጊዜ አትክልት ነክ ነክ ነው። አትክልት ነው የምበላው ወይም በየአይነት በቃ አትክልት እንዲኖርበት አድርጌ ነው የማዘው በጣም ነው የምወደው። ጁስ ሳይቀር በቃ የአትክልት ውጤት ጁስ ራሱ እወዳለሁ። አትክልት እኔ አሁን ስሄድ መንገድ ላይ ብርቱካን ራሱ ልገዛ እችላለሁ። ባናና ልገዛ እችላለሁ። በቃ እንደዚህ ያለው አይደል ማንጎ ልገዛች እችላለሁ የሆነ አትክልት ነገሮችን በጣም ነው የምወደው። በጣም እርግጥ በነገራችን ላይ አትክልት ነገር ለጤናም በጣም ወሳኝ ነው። ስጋ ከመብላት ይልቅ አትክልት ነገሮችን መጠቀም በጣም ለጤና አስፈላጊ ነው ቫይታሚን አላቸው። ብዙ ብዙ ብዙ ቫይታሚኖች አሉ ብዙ ለሰውነታችን አስፈላጊ ስለሆኑ አትክልት ነገሮችን መጠቀም በጣም እወዳለሁ።

እኔ የምወደው ከቀን ላይ ካሉ ሰአቶች የምወደው ከሰአት በኋላ ከሰአት በኋላ ማለት ከዘጠኝ ሰዓት በኋላ ያሉትን በጣም ነው የምወዳቸው። ለምን ብትለኝ? አሁን ለምሳሌ እኔ አብዛኛውን ጊዜ የምነሳው አስር ሰዓት ወይም ዘጠኝ ሰዓት ነው የምነሳው ለሊት። ከዛ እስከ አንድ ሰዓት ምናምን እስከ ሁለት ሰዓት ባለው በጣም ብዙ ስራዎችን እሰራለሁ። በጣም ብዙ ነገሮችን አድርጋለው እና ድካም ይሰማኛል በጣም ባይለኝም ለተኛ ራሱ እችላለሁ እንደዛ ከሆነ። ስለዚህ እስከ ስድስት ሰዓት ባለው በቃ ዝም ብሎ ሌላ ሌሎችን የሆነ ምሳ ስትበላ ምናምን ስትል ስትዛተል ምናምን ይረፍዳል። ሰባት ሰዓት ይላል። ከዛ ከዘጠኝ ሰዓት ከአስር ሰዓት በኋላ ግን በቃ ይሆናል ወቅ ልትወጣ ትችላለህ ከጓደኛ ጋር ከሴት ጓደኛጋርም ሊሆን ይችላል ከወንድ ጓደኛጋርም ሊሆን ይችላል ወክ ትወጣለህ የሆነ ትዝናናለህ። ጭንቅላትህ ታድሶ ነው የሚመጣው በጣም ያስደስታል በቃ ደስ የለም።

ኢሜል ፈድም ነዋ ኢሜል አሁን እኮ አዲስ ስልክ ገዝተን ራሱ ያለ ኢሜል አይከፍትም። ኢሜል ማንም ሰው ግዴታ መጠቀም አለበት በአዲስ ስልክ ላይ አሁን ስናይ አሁን አዲስ ተች ስትገዛ። በኢሜል ለሚሰራ ዩቲዩቡ ሙሉ በኢሜል ነው የሚሰራ ስለዚህ ኢሜል ያስፈልግሃል ማለት ነው። እኔ ኢሜል በጣም ነው የምጠቀመው በጣም ብዙ ኢሜል አለኝ አንድ አራት ኢሜል አለኝ እጠቀማለሁ። ለምሳሌ የእናንተን ስራ ሁሉ መስራት ኢሜል ያስፈልጋል። ጄን የሚባል ካምፓኒ እንደናንተ የቋንቋ ግብአት ነው እሱን ራሱ ለመስራት ኢሜል ያስፈልጋል ስለዚህ በአሁን በአሁን ሰዓት። የሆነ ነገር ለመስራት እሱ ቀርቶ እንደ ሀገራችን ኤግዚት ኤግዛም ለመፈተን እኮ ኢሜል ያስፈልጋል። ኢሜል የማያስፈልግበት ቦታ የማያስፈልግበት ሰዓት የለም። ብዙ ሰአቶች ላይ ያስፈልጋል እና ኢሜል እንዳጠቃላይ ይጠቀማል

የጫማየ ቁጥር ይሄ ነው ለማለት ይከብዳል ሰላሳ ስምንት ሰላሳ ዘጠኝ አርባ እስከ አርባ አንድ ድረስ ባለው እጠቀማለው እና እንደ ፋፍሪካው ይለያያል። ስላሁን ሰላሳ ስምንት ብለን ገዝተው በጣም ትልቅ ሚሆን አለ። አርባ አንድ ብለህ ገዝቸው በጣም ትልቅ ሚሆን አለ። እና ይሄን ያህል አርባ ቁጥር ነው የምጠቀም ሰላሳ ዘጠኝ ነው የምጠቀም ለማለት አስቸጋሪ ነው። እንደየእንትኑ ይለያያል እየፋፍሬካው ቁጥሩ ትልቅ ሆኖ ጫማው ትንሽ ሚሆን አለ። እ ቁጥሩ ትንሽ ሆኖ ጫማው ትልቅ ሚሆን ስላለ እኔ ምጠቀመው ሰላሳ ስምንት ሰላሳ ዘጠኝ አርባ አርባ አንድ እነዚን እጠቀማለሁ። በአብዛኛው ግን አሁን ላይ በአብዛኛው አርባ እና አርባ አንድ ቁጥር ነው እየተጠቀምኩ ያለሁት

እውነቱን ለመናገር ባህላዊ ምግብ ሲባል እንደ ኢትዮጵያ ስንመጣ እንጀራ ዋነኛው ባህላዊ ምግብ ነው ሁሉም ሰው የሚጠቀመው እንጀራ ነው። እንደ ባህላዊ ነው። ባህላዊ የሚያሰኘው ነገር የሆነ ድግስ ይደረጋል አይደል አንድ ሰው ላይ ኑ ድግስ እንጀራ ብሉ የሆነ ምንድነው? ኑ ጠበል ቅመሱ ተብሎ ይጠራል ለዛ ድግስ። እና የሚሄደው ሰው አረ አስር እንጀራ ከአንዱ ማንቆርቆሪያ እያደረገ ይዞ ነው የሚሄድ ባህል የሚገርም ባህል ማለት ነው። እና የትኛውንም ምግብ ትወዳለህ ብትለኝ እንጀራ ነው በዋናነት ከዛ ዳቦ። እያልን እያልን ወደ ከተማ ስንመጣ ደግሞ ሩዝ። ፓስታን እነዚህ እነዚህን እንወዳለን። ይሄን ይመስላል

አዎ ዜና በመስመር ላይ አነባለሁ ይኸው እንዲህ በእግሬ ስጓዝ ሳይሆን አሁን በባስ ስሄድ በቃ ራቅ ያሉ ከሃያ እስከ አንድ ሰዓት የሚፈጁ ወይም ከዛም በላይ የሚፈጅ ሊሆን ይችላል። በዛን ጊዜ በምሄድበት ያንን በምሄድበት መንገድ ጊዜ ዜናዎችን አነባለሁ። ቴሌግራም ላይ ገብቼ ሊሆን ይችላል ፌስቡክ ላይ ሆኜ ሊሆን ይችላል። በቃሉ የሚባሉ ዜናዎችን የማንበብ ልምድ አለኝ አነባለሁ አዎ።

አዎ ማቅረቢያ ማለት አሁን ይሄ ፎቶ ማንሻ ሊሆን ይችላል ከሩቅ። የምናይባቸው መሳሪያዎች አሁን እንደውም ዘመናዊ መሳሪያ መሳሪያ አሉ በጣም አቅርበው የሚያሳዩ። ሌላው ሲቀጥል መነፀር ሊሆን ይችላል በጣም የደቀቀን ነገር አቅርቦ አሳየን ማለት ነው። እንግዲህ ማቅረቢያ ማድረግ ትችላለህ። መለት እንደ መነፀር አይነቱን አልጠቀምም ግን። ይሄ እንደ መሳሪያ አይነት በቃ ማቅረብ ሩቁን አቅርበን እንድናይ የሚያደርጉ ነገሮች ለምሳሌ ኮከብ ሊሆን ይችላል ኮከቦችን በማቅረብ በማቅረቢያ ነገር ባያቸው በጣም ደስተኛ ነኝ። መቻል አልችልም ግን ባያቸው ደስ ይለኛል

አዎ ስራዬን በደንብ ነው የምወደው። ምክንያቱም እኔ የተመረኩት አካውንቲንግ ኤንድ ፋይናንስ ነው። አሁንም የሰራሁት ያለው በአካውንታንት ዘርፍ ስለሆነ በቃ ከተማርኩበት ጋር አንድ አይነት ነው። አካውንቲንግ ፔየብል አካውንተር ስበግል ካሽ ኤንድ ሃሴት እንደዚህ እያለ እንደዚህ እዩ ሁሉን የተማርነውን ነገር ስለሆነ እየተገበርኩት ያለ። እና የስራዬን በጣም ነው የምወደው።

ትንኞች በአካባቢይህ አሉ ወይ? አሁን ወደ ከተማ መጥቻለሁ አዲስ አበባ ላይ ነው የምኖረው እና አዲስ አበባ ላይ ትንኝ የለም። ለምን? አይኖርም ከተባለ። አሁን አብዛኛውን ትንኝ የሚኖሩት እኋ የታቆረ ወይም ውሃ በአንድ አካባቢ ተገድቦ ያለ ላይ እዛ አካባቢ ነው ሊፈጠሩ ሚችሉ እንጂ። እርጥበት ነገር ከለለ። ደረቅ ነገር ከሆነ ቆሻሻ ከለለ ትንኞች የመሆን እድላቸው በጣም አነሳ ነው። እና እንደ አጠቃላይ እኔ አሁን ከተማ ስኖር እነዚህ ትንኞች የሉም የሉም።

ምን? አይነት ሙዚቃ ትወዳለህ እኔ የምወዳቸው ሙዚቃ የቆዩ ሙዚቃዎች የዘጠናዎቹን እአ የሰማኒያዎቹን የኢትዮጵያን ሙዚቃ በጣም እምወዳቸው። ለምን ቢባል የሰውን ልብ የልብን ትርታ የሀገርን ባህል የሀገርን ሁኔታ የሀገርን ኢኮኖሚ በደንብ ጥርት አድርገው የሚያሳዩ ስለሆነ። እውነት ለመናገር በአምስት ደቂቃ በስድስት ደቂቃ እንዲህ አይነት ታሪክ ያሳልፋሉ ማስተላለፍ ይቻላል ቢባል በጣም የሚገርም ነው። እና እነሱ ለስለስ ያሉ ናቸው በዛው ላይ እንደዚህ ወጨበሬ ጫጫታ የበዛባቸው አይደሉም ጸጥ ያሉ ነገር ናቸው። እራስን እያዳመጥን እራሳቸውንም እያዳመጡ ለፍቅረኛም ሊሆን ይችላል ለሀገራቸውም ሊሆን ይችላል ለባህላቸውም ሊሆን ይችላል የሚዘፈኑ ዘፈኖች። በጣም ይመቹኛል። እና እንደ አጠቃላይ እነዚህ ለስለስ ያሉ በቃ ፍቅር ለዛ ያላቸው ስለ ሀገር የሚያወድሱ ስለ ባህል የሚያወድሱ እንደዚህ አይነቶችን ሙዚቃ። በጣም ለስለስ ያሉ ሙዚቃዎችን በጣም ነው የምወደው።

ስሜቴን በፊቴ ላይ በጣም ነው የማሳየው። በተለይ ስናደድ ሰው ዝምብ ብሎ ገና ፊቴን አይቶ መለየት ይችላል? ምን ከፍቶህ ነው ምን ሆነህ ነው ለምን ነው ያዘንከው ብለው ገና ይጠይቁኛል። ፊቴን ሲያዩ። ሌላው አሁን ይሆናል ለምሳሌ የሆነ ስራ ይዝዝ። መስራት ካልፈለኩ በፊቴ ነው የምናገረው እኔ አልሰራም አልል ፊቴ ገና አይተው እንደማልሰራ መስራት እንደማልፈልግ ሁሉም ሰው ይለየዋል። እና አብዛኛውን ጊዜ ያለኝን ስሜት በፊቴ እለያለሁ። ሌላው የፍቅር ጉዳይ ከሆነ በጣም አፍጣለሁ። ስሜቴን መኮጣተር አልችልም አፍጣለሁ። ለምፈልጋት ሴት ወይም አሁን በሚያልፉ ሴቶች ላይ ዳሌ ልመለከት እችላለሁ ጡታቸውን ሊሆን ይችላል መልካቸውን ሊሆን ይችላል እምመለከተው። ፍጥጥ አድርጎኝ ማየት አለኝ እና። ስሜቴን በፊቴ ላይ በጣም ነው የማሳየው

ይኸው እንግዲህ እንደሚታወቀው አሁን ገለፀህ ነበር። ምኖረው አሁን ግን አዲስ አበባ መጥቻለሁ እና የአዲስ አበባ ገበያ ማለት ነው ያን ያህል በዚህ ቀን በዚህ ቀን ተብሎ የተከፈለ አይደለም ለምሳሌ የቤት አስፔዛ ወይም የቤት ቁሳቁሶችን ለመግዛት ከሆነ በየሱቁ አለ አሁን ቲማቲም፣ ሽንኩርት፣ ድንች ምናምን እንደዚህ የእለት ግብአቶችን ለመግዛት ከሆነ እኮ ሰዓት ወጥተህ ነው የምትገዛው። እና በዚህ ቀን በዚህ ሰዓት በዚህ ቀን ነው ወጥቼ የምሰራው ለማለት አይቻልም።

መኪና መንዳት ከሆነ አልችልም። ሞተርም አልችልም። ኤሌክትሪክ ነገሮች መንዳት የሚችለው እንትን ብቻ ነው። ይሄ ሳይክል ነው ሳይክል ብቻ ነው መጋለብ የምችለው። እንጂ ሌላ ደግሞ በባህላዊ በባህላዊ ከሄድን ፈረስ አህያ እነዚህን መጋለብ እችላለሁ። ፈረስ አሁን በእኛ አካባቢ በጣም በሃይለኛው ነው የሚጋለብ። በባህል ሊሆን ይችላል አንደውም ወደዚህ ወደ አገው የሚባል ላይ። ፈረስ ግልቢያ የሚደረግበት የአገው ፈረስ ተብሎም የሚዘገበው የሚትል የሚነገር። ወደ ኢንስኮ ለመመዝገብ የሚደርስ አለ። እና ፈረስ ግልቢያ ምናምን ከሆነ ፈረስ መንዳት ከሆነ እነሱን እችላለሁ። መኪና መንዳት ግን አልችልም። ይሄ ነው ያለኝ ነገር አመሰግናለሁ

የጠየከው ጥያቄ ያው ግልጽ አይደለም መጠበቅ ታግድ ነው ማለት መጠበቅ ታጋሽ ነው ለማለት መሰለኝ። እርግጥ ይሄን ያህል ታጋሽ አይደለሁም በተባለው ሰዓት አንድ ሰው እንዲገኝ በጣም ነው ምፈልገው ታጋሽ ለመጠበቅ ታጋሽ አይደለሁም እኔም በሰአቱ ነው የምገኘው። ግን ይሄው አንዳንድ አሁን ስራ ከሆነም ግዴታ መጠበቅ በቃ እጠብቃለሁ። በቃ መጠበቅ ካለብኝ ነው የሌለብኝን ነገር አልጠብቅም የማይሆን ከሆነ አልጠብቅም።

አዎ እኔ የእቃ ቁጥጥር በጣም ነው የማደርገው፤ አሁን ከቢሮ ራሱ ስጀምር፤ ከቤት ራሱ ስጀምር፤ እኔ ልብሴን በስነ ስርዓት አኖራለሁ። እሱን ልብስ ማንም እንዲዘባርቀው አልፈልግም። በቃ እንደነበረበት ምክንያቱም አሁን አንዱን ልብስ ቢያወጡት ኪሴ ላይ መታወቂያ ሊኖር ይችላል፤ ብር ሊኖር ይችላል፤ ሌላ ሌላ ሰነዶች ሊኖሩ ይችላሉ። ስለዚህ እቃ እንዲበላሽ አልፈልግም። የቤት እቃ ትልልቅ የሚባለው ሶፋ፣ ቴሌቪዥን ምናምኖችም እንዲበላሹ አልፈልግም። ግን ሁሉንም እቃ እንድንጠቀምበት እፈልጋለሁ። እኔ ለምሳሌ አሁን የሀምሳ ሺህ ብር ስልክ አለኝ። የሀምሳ ሺህ ብር ስልክ ነው ብዬ ቀጥታ አላኖረውም። በሚገባ መስራት ባለብኝ ሰዓት እሰራለሁ፤ ግን ምንድነው ህፃናት ይዞት እንዲሰብረው አልፈቅድም። ህፃናት ጌም እንዲጫወትበት አልፈቅድም። ምክንያቱም ሰልኩ ስለሚበላሽ ለሚሆን ነገር እጠቀምበታለሁ። ለማይሆን ነገር ግን አልፈቅድም።

አዎ ከደንበኞች ጋር እገናኛለሁ። አሁን ለምሳሌ አሁን ነው ወደ መንግስት ስራ የገበሁ እንጂ የግል ስራ ሲስተር ላይ አህቴ ላይ ነበር የምሰራው። እና የዛን ጊዜ ደንበኞች አሁን እህል ቤት ስለሆነ ደንበኞች ይመጡ ነበር ቤት። ያዝዛሉ ጤፍ የምያዝዙ እዘው ቁጭ ብሎ ነው የሚያወሩ። በቃ ብዙ ሰዓት የማውራት እድል ያጋጥመናል። ወፍጮ ቤትም ሳስፈጭ እንደዛው ሰዎችን የማግኘት እድል አለ። ደንበኞችን ምን አይነት ጤፍ ነው፣ እንዴት ነው፣ እንዴት ቢፈጭን የሚያምር፣ ምን አይነት ባደርገው ነው እሄ ቆንጆ የሚሆን፣ እያሉ በጣም ነው ከደንበኞች ጋር የምንገናኘው። በደንብ ነው የምናወራው። ቢሮ ላይ ስንሄድ ደግሞ ሙሉ ዶክመንት አሁን ዶክመንት ወይም ይሄ ሰነዶች የሚባሉትን የማሟላት ግዴታ ስላለባቸው ቀጥታ በአካል እናወራለን፣ በሰልክ እናወራለን። እንደ ዳረሰኝ አይነቶችን እንዲያመጡ ስለሚጠበቅ እና ከደንበኞች ጋር የማውራት እድል

አሁን አሁን ባለው ባዶ እግሬን መራመድ አልችልም። ማወቅ አውቃለሁ። ግን መራመድ አልችልም ነው እንጂ መራመድ ባዶ እግሬን አውቃለሁ የማያውቅ ሰው የለም። ሲጀመር። ግን ባዶ እግሬን መራመድ አልችልም ምክንያቱም እግሬ ስለ ለሰለሰ። ጠጠሩም ሊሆን ይችላል እንጨቱም ሳሩ ሁሉ ሳይቀርም ይወጋኛል። በጣም ከመለስለሱ የተነሳ እንጂ አግር ቤት አሁን ስንማር እስከ ሰባት እስከ ስምንት ስንማር ባዶ እግራችንን ነው እየተመላለስን የተማርን። እዛ እናት አባቶቻችንን ስናይ ባዶ እግራቸውን ነው አሁን ድረስ የሚሄዱት። ምንም አይሆኑም እግራቸው አንዴ ስለደነደነ አይወጋቸውም ምናምን። እኔ ግን አሁን ባለው ሰዓት አልችልም። በቃ እግሬ በጣም ስለ ለሰለሰ ባዶ እግሬን መሄድ አልችልም

ብዙም አይደለም መዋቢያ ይሄን ያህል ብዙም አልጠቀምም ግን ያው አንዳንዴ ያለኝን ልብሳ አጣጥቤ በደንብ ጥሩ ጫማ አድርጌ ፀጉሬን ታጥቤ የተወሰነ ቅባት ተቀብቼ የመውጣት እንትን ነገር ያስረስተኛል ፀጉሬን እንትን እዩት ከተንጨባረረ እቀረጸዋለሁ፣ እሰራዋለሁ፣ እኔም ተሰርቼ እራሴን የመጠበቅ እንትኑ አለኝ። ግን ይሄን ያህል ገብቼ እንደ ሴቶች የፊት ማንጫ ማሳጅ ቤት ምናምን እንደዚህ አይነት ነገር እኔ አልጠቀምም። ያለኝን ውበት። ገላዬን የምታጠብ ከሆነ እታጠባለው እግሬን የምታጠብ ከሆነ በደንብ ታጥቤ እነዚ ያሉኝን ውበቶችን በተፈጥሮ የተሰጠኝን ነገር እጠብቃለሁ።

እኔ የምጠጥ የምጠጣው የምወደው የመጠጥ አይነት በአብዛኛው ውሃ በጣም ነው ምወደው። ውሃ በቀን በቃ አላነሰም ቢባል ሁለት ሊተር እጠጣለሁ። አሁን ዛሬ ለምሳሌ ስምንት ሰዓት የተነሳው ከዘጠኝ ሰዓት ጀምሬ ውሃ መጠጣት ጀመርኩ እስከ አንድ ሰዓት ወይም እስከ ሁለት ሰዓት ባለው ግፋ ቢል አንድ ሁለት ሊትር ጠጥቻለሁ። ከዛ ቀን ደግሞ አንዳንድ ጊዜ አንዳንድ ብርጭቆ ሁለት ብርጭቆም ሊሆን ይችላል እጠጣለሁ። እና በአብዛኛው በቃ ውሃ መጠጣት ያው ያስደስተኛል። ሌላው ሲቀጥል እንደዚህ አልኮል ነገሮች የተወሰነ ጠላ በባህላችን ቢራ እነዚህ እነዚህን በመጠኑ እጠጣለሁ።

ዛሬ የአየር ሁኔታው በጣም ሚያስደስት አስገራሚ ነው ቆንጆ ነው በቃ ንፋስም ብዙም የለውም ይኸው እርግጥ እኔ ቤት ስለዋልኩ ሊሆን ይችላል። ጠዋት ላይ ወጣሁ ሁለት ሰዓት ወጣሁ እስከ ሶስት ሰዓት ባለው ፀሀይ ሞቅኩ እና ሳየው አየሩ በጣም ሚያስደስት ነው። ከዛ ቆይቼ ደግሞ ቤት ቆይቼ ከ አስር ከ አስር ሰዓት በኋላ። ወጣሁ የዛ ለትም ሳየው አየሩ አሁንም አሁንም አየሩ ሳየው በቃ የሚያስደስት አየር ነው ንፋስም የለም ብርድም የለም። ደስ የሚል ነው ያለ የዛሬው አየር።

ባህላዊ ልብስ እለብሳለሁ ባህል ለምሳሌ አሁን ስኞ ጥምቀት ነው እና የጥምቀት በቃ ቆንጆ ነጭ ልብስ ባህላችን የሚገልጽ መስቀል ያለበት ሊሆን ይችላል ባህልን የሚገልጽ ቆንጆ ልብስ እለብሳለሁ። ሌላው የገና ሊሆን ይችላል በገና ሰዓት የሚለበስ ራሱን የቻለ ልብስ አለ በዛን ጊዜ ሊሆን ይችላል። አዲስ አመት መስከረም መስከረም አንድ እና ሁለት የሚከበር አዲስ አመት አለ። ያዛን ጊዜ የሚለበሱ ራሳቸውን የቻሉ ቆንጆ ቆንጆ ልብስ አሉ። እነሱንም የመልበስ አጋጣሚ አለ። ሌላ እንደዚህ የወር ባል ሊሆን ይችላል የአመት በሚከበር ባህል ሊሆን ይችላል የሚለበሱ ራሳቸውን የቻለ ባህሉን የሚገልጹ የአለባበስ ልብሶች አሉ።

እርግጥ አሁን ባለው ደረጃ ነው ወጣት ነኝ እርግጥ አላስብም ይኸው ይሄ አለመብሰል ችግር ነው እንጂ ወጣት አይደለም ሃያ ስድስት አመት ማለት በጣም ትልቅ ሰው ነኝ። ብዙ ሀላፊነት የሚጠበቅበት ነው። እና እኔ ምንድነው ሀላፊነት አለብህ ብባል። አሁን ራስህን አውጣ ነው በቃ ጊዜው ራስህን አውጣ ራስህን አድን ነው የሆነበት ጊዜ ነው። እና ይሄንን ነገር እንዴት ራሴን እንደማወጣ እንዴት ራሴን ከዚህ ከድህነት አለም ከዚያ ድግግሞች ከሆነ ኑሮ ራሴን እንዴት እንደማወጣ? ዋናኛ ሀላፊነት አለብኝ እሱም እያንገበገበኝ ነው ለመውጣትም በጣም እየጣርኩ ነው።

አሁን እንደ ቢሮ ስንወስደው ምን ያህል ጊዜ ስብሰባ ታደርጋላችሁ ከተባለ ለየግል እንደየ ዲፓርትመንቱ ፋይናንስ አሁን አደረገ ቢባል ከአመት ሁለት ጊዜ ስብሰባ ያደርጋል። ግን ሰብሰበው በጣም ደስ የሚል ነገር ነው። ስለራስህ ትናገራለህ ከዛ ሰዎች አንተ ምን ትመስላለህ የሚለውን አንድ በአንድ ይናገራሉ በጣም የሚያስደስት ስብሰባ ነው በነገራችን ላይ ደስ ይላል። ሌላው እንደ ሙሉ ሰራተኛ ደግሞ ግባቢል በአመት ሶስት ጊዜ ሊሆን ይችላል አራት ጊዜ በዓልን ምክንያት በማድረግ ወደ ሌላ ከተማ እየሄድን ወደ ሌላ መሰብሰቢያ ቤታ እየሄድን እናረጋልን። እንደዚህ ነው በቃ ያለው የስብሰባ

እኔ አብዛኛውን ግዜ የምተኛበት ሰዓት ከሁለት ሰዓት ከሁለት ሰዓት እስከ አራት ሰዓት ባለው በቃ ሁል ጊዜ እተኛለሁ እና የሰዓቱ እርዝመት የምተኛው፣ አሁን ለምሳሌ ሁለት ሰዓት ከተኛው እስከ አስር ሰዓት እተኛለው። ስምንት ሰዓት ማለት በጣም በቂ ነው። ዘጠኝ ሰዓትም ልነሳ እችላለው በሰአት ከተኛው። ሶስት ሰዓት ከተኛው ደግሞ ግፋ ቢል አስር ሰዓት ወይም አስራ አንድ ሰዓትም ቢሆን ልነሳ እችላለው። ዞሮ በቃ እንደየሁኔታው እተኛለሁ። ይሄን ያህል ነው የሚባል አይደለም። እንዴ አብዛኛውን ከሁለት ሰዓት እስከ አራት ሰዓት ባለው አብዛኛውን ጊዜ እተኛለሁ።

ያው እኔ ኤሚኤል የምለከው ብዙም አይደለም ለትልልቅ ድርጅቶች ስለሆነ ኤሚኤል የምለከው ለትልልቅ ባለስልጣን ለትልልቅ ተቋማት ስለሆነ ከአንዴ ከዛ በኋላ በቃ የማይመለስ ከሆነ ሁለት ጊዜ ልልክ እችላለሁ ከዛ በላይ ግን አልክም። ምክንያቱም በቃ በቃ የረበሽኩ ነገር ስለሚመስለኝ። ወይም ያ ሰው ካልመለሰ በቃ ለመመለስ ፈልጎ ልንችላለን እንጂ መቼም አያየውም ተብሎ አይደለም። ስለዚህ ይሄን ደጋግሜ አልክም። እንደዚህ

አረ በስማም ዋና ስራዬ በነገራችን ላይ አሁን ትቼው እንጂ እህል መፍጨት በጣም ነው የምችለው ስፈጭም ነበር። ለሁለት አመት ያህል እህል ፈጭቻለሁ። ወፍጮ ቤት የሚባል ላይ ስሳራ ነበር። እና እህል አንዴት እንደሚፈጭ እንዴት እንደሚበጠር። በደንብ ነው የማውቀው። ጤፉ ይመጣል ያ የመጣው ጤፍ ይነፋል። በማዳበሪያ ነገር በወንፊት ነገር እንደዚህ እየተጓለበ ይነፋል። ከዛ በደንብ በሁለተኛ ማበጠሪያ ደግሞ ይበጠራል ከተበጠረ በኋላ ሄዶ ወፍጮ ቤት እናስፈጫለን። አስፈጭተን ደቋል ነውስ አልደቀቀም ሽርክቷል ወይስ አልሸረከተም እያልን በደንብ እየዳሰስን። እናስፈጨዋለን እና እንደ አጠቃላይ እህል መፍጨት በጣም ነው ምችለው

በጣም ነው አሁን አሁን ይሄ ከሁለት አመት በኋላ ጊዜን በጣም በሃይለኛው እያስተዳደርኩ ነው። ከአምስት ከአምስት በቅላር በእቅድ ነው ብዙዎችን እየመራሁ ያለ። ምን ማድረግ እንዳለብኝ፣ እንዴት መደረግ እንዳለበት፣ እንዴት መሄድ እንዳለበት ሁሉ ነገር በጥንቃቄ፣ በሰአት፣ በፕሮግራም ነው እየተመራሁ ያለ።